እኔ መናገር የምችለው ቋንቋ አንድ ነው እሱም አማርኛ ነው። ግን የምሞክራቸው ቋንቋዎች አሉ ለምሳሌ እንግሊዘኛ አለ አረበኛ አለ እነዚህን ሁለቱን እሞክራለሁ። ባልችልም እንደ አማርኛው እየተቀላጠፍኩ ባላወራም በትንሹ እሞክራለሁ። ምክንያቱም እነሱን በትምህርት ምናምን ስላማቃቸው ማለት ነው። እንደ አማርኛው ግን አልችላቸውም።

እኔ የምመኘው የእረፍት ጊዜ ማታ ማታ ነው ማታ ማታ ያለው እረፍት በጣም ደስ የሚል እረፍት ነው። ምክንያቱም ቀን ስንት ስራ ሰርቼ ትምህርት ተምሬ የተለያዩ ነገሮችን አድርጌ በጣም ደክሞኝ የማርፈው ማታ ስለሆነ እሱ የእረፍት ጊዜ ነው እሱ በጣም ደስ የሚለኝ እረፍት ጊዜ። ማታ ነው ማለት ነው።

አቧራ ችግር አይፈጥርብኝም። ምክንያቱም የኛ አካባቢ ከአቧራ የጸዳ ነው። ይሄን ያህል አቧራ የለውም። ንፋስ ምናምን ከተነሳነ ነው እንጂ ንፋስ ምናምን ከሌለ አቧራው ምንም አይነሳም። ምክንያቱም መንገዱም የኛ መንገድ ኮብልስቶን ስለሆነ አያስቸግርም። አቧራ ምናምን የሚያስቸግረው ወደ በረሃ አካባቢ ነው። እዛ በጣም ንፋስም አለ፣ በአፈርም ስለሆነ አቧራ ያስቸግራል።

በበጋ ወቅት የማደርገው ነገር አንደኛ ወደ ትምህርት መግባት ነው። ትምህርት ምናምን እንትን ስለሚል ስለሚከፈት ትምህርት ስለሚጀመር። ማደርገው ወደ ትምህርት መግባት ነው። የመጀመሪያው እንትን ሁለተኛ ደግሞ። ወደ ስራ መግባት ነው ትምህርትም ስራም አንድ ላይ ስለምናስኬድ እንደዛ ነው ማረገው።

ማታ እኔ ከስራ በኋላ የማደርገው ጓደኞኝ አሉኝ ከእነሱ ጋር መማማር ነው ትምህርት እርስ በእርስ እንጠናናለን ትምህርትን ማለት ነው። ምክንያቱም ጓደኞቻችን ፍቅራችን ይጨምራል ወዳጅነታችንን ይጨምራል እና ያለን እውቀትም ይዳብራል ማለት ነው። በዚህ ትምህርት

ሾርባ እወዳለሁ በጣም ደስ የሚል ነገር ነው። ሹርባ ሁለት አይነት ሊሆን ይችላል አንደኛ። የአጃ ነው ሁለተኛ ደግሞ የአትክልት ሾርባ አለ። የአጃው አሪፍ ነው ምንም አይልም። የአትክልቱ ግን በጣም ነው የሚጣፈጠው። ምክንያቱም የተለያየው አትክልቶች ይደረጋሉ እና እሱ ፕሮቲኑም አሪፍ ነው። ሲበላም ጣእሙም ደስ የሚል ጣዕም አለው።

የእቃ ቁጥጥር አላደርግም። የእቃ ቁጥጥር ማለት እቃን በአግባቡ እንዲጠቀሙ ሰዎችን መቆጣጠር ማለት ነው። እሱን ደግሞ አላደርግም ምክንያቱም የኔ ሀላፊነት አይደለም ይሄ። አብዛኛው ሰው እኛ ቤት ያደጉ ስለሆኑ እኛ ቤት ያሉ ልጆች ያደጉ ስለሆኑ ቁጥጥር አያስፈልጋቸውም። በስነሥርዓት ነው እቃውን የሚጠብቁት

ቅመማ ቅመም የበዛበት ምግብ እወዳለሁ ይጣፍጣል በጣም ነው የምጣፍጠው። ምክንያቱም እሱን ስንመገብ ደስ የሚል ጠዕም አለው። የተለያዩ ፕሮቲኖችንም አንድ ላይ እናገኛለን። እና ቅመማ ቅመም የበዛበት ምግብ እወዳለሁ። ጥፍጥናም በጣም ነው የሚጣፍጡት ቅመማ ቅመም ስለበዛበት ማለት ነው።

የመጠጥ ውሃን እኔ የማገኘው ከሶስት መንገድ አገኛለሁ በአካባቢየ አንደኛ ከሱቅ ነው። ሁለተኛ ደግሞ ከቧንቧ በየ በሳምንት አንድ ጊዜ ነው። እኛ ጋር የሚመጣው ከሱ አገኛለሁ። ሶስተኛ ደግሞ ከዝናብ ወይም ደግሞ ቧምቧው እዚህ ማጣሪያ ጋር ይደረግና ከማጣሪያ ላገኝ እችላለሁ የመጠጥ ውሃ

ጭንቀት ሲሰማህ ምን ታደርጋለህ ይላል ያ አሁኑ ጥያቄያችን ደሞ? እሺ እኔ ጭንቀት ሲሰማኝ እኔ ምን እንደማደርግ ልንገራችሁ። እሱ መጀመሪያ ጭንቀት የተሰማኝ ነገር ምን እንደሆነ አስባለሁ። ያ ጭንቀት እሚሰማኝ ነገር ለምንድነው? ያን ነገር ስላላስወገድኩት ነው እሱን ነገር ለማስወገድ በጣም እጥራለሁ። እሱን ነገር ካስወገድኩት በኋላ በቃ ሌላ ብዙም ጭንቀት አይኖርብኝም ለዛ። ስንቀሳቀስም እንደዚሁ መጀመሪያ ራሴን ጭምቅምቅአድርጌ እቀመጣለሁ። በጠበጠበ ቦታ ላይ ማለት ነው። ከዛ ትንሽ ፈታ አርገዋለሁ። ለመዝናናት እሞክራለሁ ወጣ ብዬም ሊሆን ይችላል ከቤት ማለት ነው ቤት ላይ ምናምን ከሆነ ብቻ የሆነ ክፍል ውስጥ ከሆነ የተጨናነኩት። ከዛ ክፍል ውስጥ ወጣ ለማለት እሞክራለሁ ወጣ ካልኩኝ በኋላ ፈቀት የተለያዩ ንጹህ አየር። ውስጥ እቀበልና እንትን እላለሁ። ንጹህ አየር ተቀብዬ ወደ ወደምፈልገው ነገር እመለሳለሁ። ከዛ ከምፈልገው ነገር በቃ ያ ያስጨነቀኝን ነገር ለመፍታት በድጋሚ እጥራለሁ። አሁን ለምሳሌ በጣም በተጨነቁት የሆነ ነገር። አጥቼ ከሆነ ያን ነገር እንዴት ነው እማገኘው እሚል ሌላ መንገድ እፈልጋለሁ። ማለት በተለያዩ መንገድ ውስጥ እማገኘው እሚችለው ነገር ከሆነ። ግን በቃ አንድ መንገድ ከሆነ በቃ በጣም ታግሼ ከእንደዛዬ ነው የምንዳየን ከቤቴ ጠብቄ ከፈጣሪ ካለህ ጠብቄ እቀመጣለሁ ማለት ነው። ለምንድነው? ይሄን እማደርገው ወልስ በሁለት በሁለቱም አገድ አለመክሰር ነው አንድ በዱንያ እከስራል ሁለተኛ ደግሞ በአህርም ከመክሰር ወይም በአሁኑም በቀጣዩም አለም ከመክሰር። አሁን ታግሼ እንዴትም ብዬ የጨነቀኝ ነገር ችዬው አልፏል በቃ አንድ ጊዜ ብዬ ራሴን አሳምኜ። እንትን በቀጣዩ አለም እንትን ማለት ነው እንጂ በቃ ምንዳለን ለማግኘት ነው እንጂ። ሁለቱንም አሁን እዚም ተናድጄ እዚም በቃ ተናድጃለሁ በቃ ተንጨርጭሬ ምንም ሳልታገስ። ሁለቱንም ነገር ምንዳዬን ነው እማጣው ለዛ በቃ በጣም መተማመድ ሲጨንቀኝ እታገሳለሁ። ያ ያስጨነቀኝ ነገር መፍትሄ እፈልግለታሉ መፍትሄ እማላገኝለት ምናምን ነገር ከሆነ። በቃ መፍትሄ እማላገኝለት ምናምን ነገር ከሆነ ደግሞ በቃ ሌላ እፈልጋለሁ ማለት ነው። ሌላ በቃ ሲጨነቅኝ ሲጨንቀኝ ምንድነው እማደርገው? እንደ ቅድም እንደነገርኳችሁ። ጭምቅምቅ ብዬ አንድ ትንሽ በትንሽ ስፔስ ለመቀመጥ እሞክራለሁ ማለት ነው እጥራለሁ እንደዛ ለመቀመጥ። ከዛ ያን ነገር ከቻልኩኝ ለመቀመጥ ስናሳ አይጨንቀኝም ያ ጭንቀቱ ይለቀኛል። ሌላ ደግሞ መጀመሪያ ላለመጨናነቅ እሞክራለሁ ጭንቀት በጣም ከባድ ነገር ነው። በጭንቀት በተለያየ በሽታዎች በጣም ከባድ በሽታዎች ስትሮክ በጭንቅላት ደም መፍሰስ። ደም ግፊት። የተለያዩ ነገራቶች ስኳር ብዛት ምናምን እሚመጣው በዚህ በጭንቀት የተነሳ ነውና። ይሄን ጭንቀት እሚባለውን ነገር መጀመሪያ እንዳይመጣ መንገዱን ለመዝጋት እሞክራለሁ። ግን በቃ እንዴ ፈጣሪ ወስኖብኛል ወስኖብኝ ወደ እኔ ከመጣ ጭንቀት እንዲህ ዝም ብዬ እታገሳለሁ። ቅድም እደነገርኳችህ በሁለቱም ነገር እንትን ላለማለት ማለት ነው እና ጭንቀት ከተጨናነንኩት እንግዲህ የተለዩ ምልክቶች አሉ እነሱ ራስ ምታት። እንዳልኳቸው የተለያዩ ህመሞች ምናምን ሊይዙኝ ይችላሉ ለዛ በቃ አለመጨናነቅ ይሻላል። የምር እኔ በቃ እንደውም ቶሎቶሎ መጨነቅ ምናምን በጣም እሚያስጠላ ነገር ነው ማለት ነው። ለዛም ነው እኔ መጨነቅም ብዙም ደስ እማይለኝ በደስ እሚለው አለ ብዬ አልገባበትም ግን። እሚያስጨንቅ ነገር ከተገኘ በቃ ታግሶም በሁለቱም ሀገር ምንዳን ለማግኘት መጣሩ ያን ችግር ያስጨነቀንነ ነገር ያስጨነቀንን ነገር መፍታት ነው እንጂ ያለብን። ሁለቱም በቃ እዚህም ተናደን ተንጨርጭረን መፍትሄውንም ሳናገኘው። ምናምን ከምንቀር በቃ አንድ ጊዜ ደርሷል። በቃ ታግሰን ታግሰን በተለያዩ ምንዳዎችን ማግኘት እንችላለን። በዚህኛው ሀገር እንኳን ባናገኘው። በዚህኛው ሀገር በዚህኛው ምንዳችን ባናገኝ እንኳን በቀጣዩ አለም በቃ ምንዳችንን ማግኘታችን እማይቀር ነገር በቃ። ለምን ፈጣሪያችን ፈጣሪያችን ቃል ገብቶልናልና እና በቃ መታገስ ምንም አማራጭ የሌለው ምርጫ ነው ለሆን እሚችለው ማለት ነው። አመሰግናለሁ በቃ ጨርሻለሁ።

እሺ አሁን ደግሞ ጥያቄያችን ምንድነው? የሚለው የጠዋት እለታዊ ተግባራችሁ ምንድነው ይላል። የጠዋት እለታዊ በቃ በየእለቱ የምታደረጉት ጠዋት ጠዋት ላይ ጠዋት እለታዊ ተግባራችሁ ማለት ነው። ጠዋት ጠዋት ሁሌ የምትደረጉት እለታዊ ተግባር መጀመሪያ እለታዊ ተግባር ምንድነው? እለታዊ ተግባር የሚባለው በቃ ሁልጊዜ። ቀን ትላንትና ያደረግነውን ነገር ዛሬም ነገም ሁል ጊዜ የምናደርገው ነገር ምን ይባላል? እለታዊ ተግባር ይባላል ማለት ነው። ከዛ እለታዊ ተግባር ምን ልለው ምንድነው አልኳቸው። ይሄ ሁል ጊዜ የምናደርገው በየቀኑ ማለት ነው እየተደጋጋም እየተደጋጋም የምናደርገው ነገር ምንድነው? እለታዊ ተግባር ተብሎ ይጠራል ይሰየማል ማለት ነው። እና አንዳንድ ግዜ በተለምዶ ሳይሆን በቃ ፈልገነው አስበንበት የምናደርገው ነገር ነው እለታዊ ተግባር የሚባለው ማለት ነው። ከዛ ያን እለታዊ ተግባራችን ለመግለጽ እኔም የማደርገው ነገር ምንድነው? በዛ በእለታዊ ተግባሬ በየእለቱ የማደርገው ነገር አሁን ጠዋት ላይ እነሳለሁ። አሁን ጠዋት አስራ አንድ ሰዓት አካባቢ ነው የምንነሳው ከዛ አስራ አንድ ሰዓት እንነሳና ከዛ ሰላት ወይም ወደ ጸሎታችን እንሄዳለን። ከዛ ሰዓት አስራ አንድ ሰዓት ሰላታችንን ከሰገድን በኋላ ምንድነው የምናርከው? ወደ የተለያዩ ቁራን እቀራለሁ። እኔ አሁን የራሴን ስነግራችሁ ቁራን እቀራለሁ ቢያንስ እስከ አስራ ሁለት ሰዓት እስከሚሆን እንሄዳለን አስራ ሁለት ሰዓት ሳይሆን አንድ ሰዓት ድፍን አንድ ሰዓት አካባቢ እስከሚሆን ድረስ የቁርአን ሰዓትን የተለያዩ ዚክር አምላክን የማወድስበት ሰዓት ነው ማለት ነው። ያን ከጨረስኩኝ በኋላ ወደ ቤት እመጣለሁ። ቤት ከመጣሁ በኋላ ደግሞ ምንድን ነው የማደርገው? እዚህ የተኛንበት እናታችን አንዳንድ ጊዜ ታነጥፋዋለች ለሊት ስለሆነ እኛ ቶሎ ነው የምንወጣው ለዛ ሳናነጥፈው ስለምንወጣ አንዳንዴ እናታችን አንጥፋ ትጠብቀናለች። አንጥፋ ከጠበቀችን በቃ ችግር የለውም። የተለያዩ ስራዎችን ቤት መጥረግ የተለያዩ የተለያዩ ምግቦችን ማሞቅ ምናምን እንሰራለን። አንጥፋ ከጠበቀችን እመጣለው ቤት እጠርጋለው። ከዛ እሄድና የተለያዩ ስልክ እጎረጉራለው ምናምን። ከዛላና ወንድሜን እሽኛዋለሁ ምናምን ቻው ብዬ ከዛ እንትን እንላለው ወደ እዚህ እመጠና ደግሞ አባቴ አባቴና ሙሉ ቤተሰቦቻችን የምንበላበት ነገር እናቀራርባለን። ወንድሜ ግድም ትልቅ ወንድሜ ስራ ስላለው ነው ቶሎ የሚወጣው። እና እሱ ከሸኘን በኋላ ነው እኛ የምንበለው። አስራ አንድ ሰዓት ተኩል ከአርባ ምናምን ሲል መብላት እንጀምራለን። ምግብ ምናምን እንበላለን። እናቴ ግን እንትኑን ካላነጠፈች አልኩኝ ካላነጠፈች የምንኛበተን እኔ እመጣና እኔ አናጥፋለሁ ከዛ እዚህ ድጋሚ ቅድም እንደልኳቹ እንጠራረጋለን። ከቤቱ ከጠራረግነው በኋላ ምን እንደምንደርገው? ቤቱን ከጠራረነው በኋላ ድጋሚ እናቀራርባለን ማለት ነው። እናቀራርባለን ቅድም እንዳልኳቹ በቃ ቅድም ያልኳቹን ስራ እንሰራለን። ወንድሜን እንሸኛዋለን ከሸኘን በኋላ ወደ እንትን እንሄዳለን። ልብስ ምናምን ቀያይረን ወደ ስራ ለመሄድ ወደ መዘገጃጀት ዝግጅት ስርዓት ነው ማለት ነው። ይሄ ከዛ ዝግጅታችንን ሙሉ ነገር ደግሞ ከጨረስን በኋላ መጀመሪያ ቁርስ የበላንበትን እቃ ምናምን አጥበን ነው የምንወጣው። ለምን በኋላ ምሳ ላይ ምናምን የሚበላበት ነገር ማጠብ ስለምንድነው ዝምብ ምናምንም እንዳያርፍበት ይቆሽሻል ደርቆ ምናምን ደግሞ ያስቸግራል። በኋላ ለማጣፍ ለዛ በቃ ያለበትን ከጣጣ ምናምን በኋላ ወደ ወደ ስራ ቦታ ለመሄድ ስራ ቦታ ለመሄድ ዝግጅት ነው የምናደርገው። ያን ዝግጅታችን ደግሞ ልብስ ከመቀየር ነው። ልብስን እንቀይራለን ከዛ ልብስ ከቀየርን በኋላ ሰዓት ካለን ትንሽ ቁጭ ብለን ቴሌቪዥን ምናምን እናያለን። ቅድም እንትን ሁለት ሰዓት ከሃያ ምናምን እስከሚሆን ተኩል ስለሆነ ምንደርሰው ቅርብም ስለሆነ ሁለት ሰዓት ካሃያ እስከሚሆን ድረስ በቃ ሰዓት ካለን ቲቪ እናያለን። ትንሽ ዘና እና ከቤተሰቦቻችን ጋር እንወጣለን ማለት ነው። ከወጣን በኋላ ወደ ቀጥታ ቀጥታ እንዴት ነው የምንሄደው? ወደ ስራ ቦታ ነው ማለት ነው። ስራ ቦታ ስንደርስ የሚሰጣን ስራዎች እንሰራለን ማለት ነው። በአግባቡ ከሰራን በኋላ ምንድነው የምናደርገው? የተለያዩ ነገሮችን የሰጠንን ስራውን እስከምሳድር ድረስ በቃ እዛው ቀን ሙሉ ስራ ቦታችንን እናሳልፈን እንመጣለን ማለት ነው። ስራ አስቀምጬ ድረስ የምናደርገው ስራ ይሄ ህልም የመሰለ አመሰግናለሁ

የአሁን ጥያቄያችን የጨረቃ ብርሃን ትወዳለህ ወይ? አዎ እኔ የጨረቃ ብርሃን እወዳለሁ። ለምን ካልከኝ ብዙ ጥቅሞች አሉት አሁን ጨረቃን አሁን ለምሳሌ በምናይበት ጊዜ አንዳንድ ቃም በሆነ ያክል ልክ አዲስ በመአድ አዲስ በተወለደ ጊዜ የጨረቃ ማለት ነው አዲስ በሆነ ጊዜ በጣም ትንሽዬ ናት። እና በጣም የሚገርመኝ በጣም ትንሽ ሆኖ ከዛ በጨረቃ አቆጣጠር አንድ ሁለት ዘጠኝ አምስት አራት ምናምን ሲሄድ። ከፍ ከፍ ከፍ ከፍ ከፍ እያለ እያደገ ይመጣል። ጨረቃው ማለት ነው እያደገች ትመጣለች። ከዛ አድጎ አድጎ አድጎ ደግሞ ልክ አስራ አምስተኛው ላይ ስትደርስ አስራ አምስተኛው በጨረቃ አቆጣጠር አስራ አምስት የወሩ አስራ አምስተኛ ቀን ላይ ሲደርስ ሲደርስ ምን ይሆናል? ሙሉ ክብ በቃ እንደሳህን አስራ አራት አስራ ሶስት አስራ አስራ ሶስት አስራ አምስት በሚሆን ጊዜ። ሙሉ እንትን ክብ ይሆናል በቃ እንደ ሳህን በሉት ክብ ይሆናል አስራ ሶስት አስራ አራተኛ እና አስራ አምስተኛ ቀን ማለት ነው። ልክ አስራ አራት አስራ አምስተኛ ቀን ደግሞ አልፎ አስራ ስድስት አስራ ሰባት አስራ ስምንት እያለ ቅንስ ቅንስ ቅንስ እያለ ይመጣል እየቀነሰ ማለት ነው። እየጠፋች በቃ ሌላ ሌላ ሌላ ሌላ ጨረቃ ለመወለድ ማለት ነው። እና እንደዚህ ቀንሶ ቀንሶ ቀንሶ ልክ ሃያ ስምንት ሃያ ዘጠኝ ሃያ ስምንት ኦር ሃያ ዘጠኝ ላይ በቃ ያልቃል። ሃያ ዘጠኝ ኦር ሰላሳ ላይ ማለት ነው በቃ ሃያ ዘጠነኛው አልቆ በነጋታው አንድ አንድ አንድ ጊዜ በነጋታው ሃያ ዘጠነኛው አልቆ በነጋታው ሌላ ወር ሊገባ ይችላል። በእንትኖች አቆጣጠር ማለት ነው በጨረቃ አቆጣጠር ወይ ደግሞ በሰላሳ ያልቅና በነጋታው ምን ይገባል? እንትን በሰላሳ አልቆ ሃያ ዘጠኝ በሃያ ዘጠኝ አይልቅም። ሃያ ዘጠኝ አንድ ጨረቃ ሰላሳኛውም ደግሞ ሌላ ትንሽ ትንሽ የሌሊት ጨረቃ ይሆንና እንትን ይላል ማለት ነው። ሊወጣ ይችላል ማለት ነው በሰላሳ ምን ሊያልቅ ይችላል። በሃያ ዘጠኝ እና ደግሞ እንደ አጠቃላይ አረቦች ወይም ውጭ ሀገራት የአረቦች አቆጣጠር ማለት ነው የሳውዲ ምናምን አቆጣጠር ምንድነው? በጨረቃ አቆጣጠር ነው የሚቆጥሩት እንደ እስልምና ለራሱ የሚቆጠረው አሁን የኛ እምንፆምበት ቀን የሚቆጠረው የረመዳን ወር የሚቆጠረው። በእኛ በእኛ አቆጣጠር ሳይሆን በአረብ በጨረቃ አቆጣጠር ዘጠነኛው ወር ላይ ነው። እና በአጠቃላይ በጨርቅ አቆጣጠር አስራ ሁለት ወሮች አሉ አስራ ስንት አስራ ሁለት ወሮች ማለት ነው። አጠቃላይ አንዳንድ ጊዜ አሁን በእነዚህ በአስራ ሁለት ወር ውስጥ የማይታወቁም አይታወቁም ግን ቢያንስ ስድስት ወር ግማሽ ወር ማለት ነው ግማሹ ስድስት ወር ምንድነው? በሃያ ዘጠኝ ያልቃል ግማሹ ደግሞ ስድስት ወር በሰላሳ ያልቃል ማለት ነው። እና የቀኑ ስነ ስድስት ቀን ውስጥ ሃያ ዘጠኝ ሃያ ዘጠኝ እያለ ሲያልቅ በተከታይ ሊሆን ይችላል። በተከታታይም ሊሆን ይችላል። ወይ ደግሞ አንድ ቀን አንድ ወር እንደዚህ አንድ አንድ ወር ሌላ አንድ ለምሳሌ። የመጀመሪያው ወር በአውሮፓ አቆጣጠር ወይም ደግሞ በጨረቃ አቆጣጠር መኸረም ይባላል የመሀረም ወር ላይ ሃያ ዘጠኝ ካለቀ ሰፈር ቀጣይ ወር ሰፈር ላይ ሰላሳም ሊሆን ይችላል ሃያ ዘጠኝም ሊሆን ይችላል አይታወቅም ማለት ነው። እና እነዚህ ሃያ ዘጠኝ ሃያ ዘጠኝ ወንድ ስድስት ወራቶች ላይ አንዳንድ ቀን ቀንሷል እነሱ ስድስት ቀናቶች ይሆናሉ። ይሄ የረመዳንን ወር ወይ ደግሞ በቃ የአመቱን ወር እንዲያሽከረክሩታል በሉት በቃ በአጭሩ አንዳንድ ጊዜ አሁን በእኛ አቆጣጠር ረመዳን ክረምት ላይ ይሆንልን። በኢትዮጵያ አቆጣጠር ማለት ነው አንዳንድ ጊዜ ደግሞ በምን ይሆናል? በጨረቃ አቆጣጠር አንዳንድ ጊዜ ኧረመዳን እኛ የምጻምበበት ወር በጋ ላይ ይሆናል አንዳንድ እንትን መኸር ላይ እንደዛ ያዞሩታል በቃ ያሽከረክሩታል ማለት ነው። እና መሀርም መሀረም እጅብ መልጤ መሀረም ሰፈር እዙልቃ እሙህም እርም ሰፈር። ጭማዱ ለወል ጭማዱ ይሳኔ ረጀብ እንደዚህ እያሉ አጠቃላይ አስራ ሁለት ወራቶች አሉ ማለት ነው። የጨረቃ ብርሃን ደስ ይለኛል እወዳለሁ ማለት ነው። እና ለሊት ለራሱ ለእጽዋቶች ለራሱ በጣም አስፈላጊ ነው። ይሄ የጨረቃ ብርሃን ማለት ነው። እንደው በቀን በጥላቻ ለጸዋቶች የፀሀይ ብርሃን ለእጽዋቶች በጣም አስፈላጊ እንደሚሆነው ሁሉም የጨረቃ ብርሃንም እንደዚሁ ለእጽዋቾች በጣም አስፈላጊ ነገር ነው ማለት ነው። አሁን ፀሀይ ብርሃን ፎቶ ሴንቴሲስ ያካሄደሉ በጨለማ ደግሞ የፀሀይ የጨረቃ ብርሃን በጣም ያስፈልጋቸዋል ማለትነው። አመሰግናለሁ በአጠቃላይ እወዳለሁ እኔ የፀሀይ በጨረቀ ብርሃን